ድምጽ መልእክት ትልካለህ ይላል? አዎ በሚገባ የድምጽ መልእክት እልካለሁ። ለጓደኞቼ ድምጽ መልእክት እልካለሁ። ለቤተሰቦቼ ድምጽ መልእክት እልካለሁ። እንዲሁም ስራ አብረን ለምንሰራ ጓደኞቼ ድምጽ መልእክት እልካለሁ። እናም ደግሞ ትምህርትም አብረንም ምንማር ልጆች አሉ ለነሱም ስራ የተመለከቱ ጉዳዮች ሊሆኑ ይችላሉ። የግል ጉዳዮችም ሊሆኑ ይችላሉ። ማንኛውንም ጉዳይ በተመለከተ ለነሱ የድምጽ መልእክት እልካለሁ። ያ ቀላል የጻፉን ሌላ ረጅም ጊዜ ከሚወስድብን ደምጻችንን ቀድተን መላኩ ስራውን የበለጠ ያቀለዋል በሌላ መልኩ ጊዜ ይቆጥባል ማለት ነው። ለማድረግ ብዙዉን ጊዜ ጥረት አደርጋለሁኝ። የተለያዩ መልእክት መለዋወጫ መንገዶችን በመጠቀም እልካለሁኝ። የድምጽ መልእክት ማለት ነው። እነሱም ይልኩልኛል እዚህ በዚህ መልኩ ብንመላለሳለን። ደግሞ የናፈቅኩት ሰው ምናምን የመሳሰሉ የሚመጡ ሰዎችን በቀላሉ ማስተናገድ እችላለሁ ማለት ነው ናፍቆቴን መወጣት እችላለሁ። እንደዚህ ያን ያህል ጥቅም ስላለው ወደ የድምጽ መልእክት እልካለሁ። እንደውም አንዳንዴ በጣም የሚያስቁ የድምጽ መልእክቶችን ልካለሁ እነሱም ይልኩልኛል አለ ከዛ እንጨዋወታለን ናፍቆታችንን እንወጣለን። እዚህ ድምጽ መልእክት ጥሩ እንትን አለው ብዬ ነው የማምነው እኔ። ከዛ እስከዛሬ ቆይ የላኳቸውን የድምጽ መልእክቶች ልቁጠር ብል አልችልም በጣም ብዙ ናቸው። በጣም ብዙ ናቸው ስለዚህ እንዳለ ስልክን ብመረምር ወይም ኮምፒውተሬን ብመረምር እነዚህን መሳሪያዎች ተጠቅሜ ስለሆነ የምልከው ማዳመጣውም። እዚህ በጣም ቆንጆ እንትን የጊዜውን እናሳልፋለን። እዛ ደግሞ ሀሳብ ይበልጥ ግልጽ ይሆናል አንዳንዴ ሰው ሲጽፍ አዘናግቶ ስለሆነ የምጽፈው በጣም ብዙ ነገሮችን ስለሚያዛባ በድምጽ ሲሆን ግን ቀለል ይላል በግልጽ በቀላሉ ይገባል ማለት ነው። እዚህ የተምታቱ መልእክቶችን የሚያሰለቹ ጽሁፎችን ከማንበብ ይልቅ ድምጽ ማዳመጥ በጣም ቆንጆ ስለሆነ በድምጽህን ተጠቅሜ ሌሎችን ለማጽናናት ሊሆን ይችላል። ለማስተማር ሊሆን ይችላል። ጥያቄዎችን ለመጠየቅ ሊሆን ይችላል የድምጽ መልእክቶችን እልካለሁኝ ማለት ነው። በዚህ መልኩ ከብዙዎች ጋር እንላላካለን የለት ተለት ተግባራችን ነው ማለት ይቻላል። ወዳጅነትንም ያጠናክራል በደንብ አንድ ሰው አዝኖ ይሁን ተደስቶ በምን አይነት ስሜት ውስጥ እንዳለ ምን አይነት ሙድ ውስጥ እንዳለ ከድምፁ ስለሚያስታውቅ። ይሄን ማድረግ በጣም ቀላል ነው ማለት ነው ወይም ጥቅም አለው ማለት ነው። ደግሞ ብዙም እኮ አይከብድም ደስ ይላልም ደግሞ በጣም ደስ ይላል በድምጽ መልእክት መላኩ ለሌላው በጣም ደስ ይላል ጥሩ ነገር አለው። ቆንጆ ነገር አለው። ልምዱ አለኝ ማለት ነው ሌሎችም እንደዛ ቢያደርጉ አበረታታለሁ በደንብ ለምን ከምልኩት ሰው ጋር ቁርኝታቸው ይበልጥ ይጠናከራል ማለት ነው። ይሄን ደግሞ ድምፃቸውን እየሰሙ ስለሆነ ናፍቆቱ ብዙም ያን ያሀል አያስቸግራቸውም ማለት ነው። አስቸኳይም ሲሆን በተለይ ያን ሰው የፈለጉበት ጉዳይ በጣም አስቸኳይ ከሆነ በቀላሉ የድምጽ መልእክትን በመላክ ነገሩን መቀየር ይቻላል። ጊዜዬን መቆጠብ ይቻላል። ደግሞ አሁን በጣም የሚያቀሉ ብዙ አይነት እንትኖች ስላሉ የድምጽ መልእክቶችን ለመላክ የምረዱ ብዙ ብዙ አዳዲስ መንገዶች የመጡ ስለሆነ በጣም ጥሩና ቆንጆ ይሆናል ማለት ነው። በዚህ መልኩ ድምጽ መላላኩና መለዋወጡ ማለት ነው ቀለልም ስለሚያደርገው ማለት ነው። ብዙዎች ይሄን ቢጠቀሙ ቆንጆ ነው ጊዜያቸውን ከመቆጠብም አንፃር ሊሆን ይችላል። ያን ያህል አሰልቺም አይደለም ጽሁፍ ሊያሰለች ይችላል። በጣም ሊያሰለች ይችላል ጽሁፍ ግን መልእክት ግን አያሰለችም። ቀላል ነው። ደግሞ ይናፍቃል ሱስ ይሆናል አንዳንዴ አንዳንድ ሰዎችን ድምጽ መስማት ይበልጥ ስለምንፈልግ ድምፃቸውን ለመስማት ደግሞ የተሻለውና ትልቁ መንገድ የድምጽ መልእክት መላክ ነው። እዚህ የድምጽ መልእክት ስንላላክ ከዛ ሰው ጋር የበለጠ ነው እየተሳሰረን የምንሄደው ማለት ነው። ሀሳባችንን ወይም ልንናገር የፈለግነው ነገር ግልጽ ከመሆኑም ባሻገር ቆንጆ ነገሮች ስላሉት በዚህ መልኩ ማድረጋችን ይበልጥ እንደንጠናከር ያደርጋል ማለት ነው። እንዲህ እንዲህ የማያደርጉ ሰዎች ቢያደርጉ ብዬ አበረታታለሁ ቢደግሙት በጣም ቆንጆ ነው። የሚሆነው እዚህ መቅዳትና መላክ

ሻማ ማብራት ትወዳለህ? ይላል በደንብ ነው የምወደው ሻማ ማብራት ለምን አልወድም ለምን እቤት ውስጥ ሲጨልም ቤቱ መብራት ለመጠቀም ኩራዝ ከመብራት ይልቅ ወይም ፋኖስ ከመጠቀም ይልቅ ሻማ ማብራትን በጣም እወዳለሁ አንደኛ የ ምን ይሆናል ለቤቱ ድምቀት ይሰጣል ጨለማውን ስለሚያጠፋው ማለት ነው ከዚህ አንፃር ሻማ ማብራት ለቤቱ ብርሃን ስለምሰጥ የተለያዩ ነገሮችን ደግሞ ማድረግ የምንችለው ወይም የሚያስደስተንም በብርሃን ስለሆነ ሻማ ማብራት በጣም ቆንጆ ነው ስለዚህ እሱን በጣም እወዳለሁ ስለምሰጥ ለቤት ውስጥ ማለት ነው ከዚህ ከዚህ አንፃር ሻማ ማብራት በጣም በጣም የምወደውና የሚያስደስተኝ ነገር ነው ማለት ነው ሻማ የማብራት ሌላኛው ጥቅም ደግሞ ውቤት ይሰጣል ቤት ውስጥ ከብርሃንም ባሻገር ማለት ነው ያው ያን ያህል የደመቀ ስላልሆነ የሻማ ብርሃን በጠረጴዛችን ዙሪያ ብንደረድር ወይ ደግሞ የሆነ እቃ ላይ ብናስቀምጥና ከፍ ብናደርገው ወይ ደግሞ በወንበር ስር በተለያዩ ቦታ አድርገን ብናስቀምጥ ውበት ይሰጣል ማለት ነው ያው እሳት በማይፈጥር መልኩ ማለት ነው ለማስዋቢያነትም ስለሚያገለግል ከዛ አንፃር በጣም ቆንጆ ነገር ነው ማለት ነው ሻማ ማብራት። ሌላው ዝግጅት ላይ አንዳንዴ ሰዎች ላይ ሻማ ያበራሉ ምረቃ ሊሆን ይችላል ለምሳሌ አንድ ሰው በተማረው ሙያ ስመረቅ እቤት ውስጥ ዝግጅት ይደረጋል፣ ጎረቤት ሰዎች ይጠራሉ፣ ቤተዘመድ ይጠራል፣ ብዙ ሰዎች ይመጣሉ ዝግጅቱን ለማድመቅ እንትን ነው የሚጠቀሙት ሻማ ያበራሉ ማለት ነው ከዛ በዛ መልኩ ሰዎች ደስታቸውን የሚገልጹበት ነው ድምቀትም ስለምሰጥ ማለት ነው ለቤታቸው ልደታቸውንም ሲያከብሩ ሰዎች ሻማ ሲያበሩ ሲያበሩ እንመለከታለን። ሻማ ልደታቸውን ሲያከብሩ ያበሩና ያጠፉታል ይሄ ደግሞ ምንን ያሳያል ለህይወታቸው ብርሃን መመኘታቸው ያቺ እለት የነሱ ደማቋ ቀን እንደሆነች እንዲገነዘቡ ነው የሚያደርገው ማለት ነው ብዙዎቹ ስለዚህ ሻማ ማብራቱ እጅግ የተሻለና ቆንጆ ነገር ነው ብዬ ነው የማስበው ማለት ነው ሰዎች ሻማ ሲያበሩ ነው ደስተኛ እንደሆኑም ሌሎችም የሚገለጸው ማለት ነው ሀዘን ላይም እርግጥ ሻማ የሚያበሩ አሉ ምክንያቱም ብርሃኑ ትንሽ ጨለም ያለ ስለሆነ ሰዎች እያዘኑ መሆኑን የሚያሳዩበት አጋጣሚ ይሆናል ማለት ነው በቤተ እምነት በኩልም ሰዎች ዝግጅቱ ላይ ሲገኙ ሻማ ሲያበሩ እንመለከታለን ይሄም ደግሞ ምንን ያሳያል እዚህ በዛች ስሜት ውስጥ ሆኖ በጥሞና ፈጣሪያቸውን ለማሰብ ወይም ያንን የሄዱበትን ዝግጅት ለመደገፍ ይጠቀሙበታል ማለት ነው ሰዎች በዚህ መልኩ ሲጠቀሙ እንመለከታለን ሌላው ደግሞ ጋብቻቸውን አመት የተጋቡበትን አመት የሚያከብሩ ሰዎች ፍቅረኞች የጋራ ጊዜያቸውን ሲያከብሩ አንቨርሰሪያቸውን ሲያከብሩ ሻማ ያበራሉ ማብራት እኔም እወዳለሁ ለምንድነው ይሄንን የሚያደርጉት ያቺ ድብዝዝ ባለች ብርሃን ውስጥ ነው እርስ በእርስ ሲታዩ በነሱ መሃል የሚፈጥረው ራሱ የሆነ ስሜት ስላለው ያኛውን ነገር ማድረጋቸው ይበልጥ ይበልጥ እንድትተሳሰሩ ያደርጋቸዋል ማለት ነው ሻማ የማበራበት ሌላው ምክንያት የምወድበት በቀላሉ ይበራል አያስቸግርም እንዴትም ሆኜ ማብራት እችላለሁ እንደ መብራት ይጠፋብኛል ብዬ አልሰጋም በቀላሉ በእጄ ስለማገኘው የትም ይዤ ልዞር ስለምችል ይሄን ማድረግ ይቀለኛል ማለት ነው ሌሎች ብርሃን ሰጪ አካላትን ብናይ ቻርጅ ማድረግ ይጠይቃሉ ከቦታ ወደ ቦታ ማንቀሳቀስም አስቸጋሪ ሊሆን ይችላል እነሱን ይዞ ከአንድ ቦታ ወደ ሌላ ቦታ መሄድም ከበድ እንዲል ሊያደርግ ይችላል አደጋም ሊያደርሱ ይችላሉ ማለት ነው ሻማ ግን በቀላሉ በእጃችን ይዘን መንቀሳቀስ እንችላለን፣ ሻንጣችን ውስጥ ማድረግ እንችላለን፣ ወይ ደግሞ በወረቀት ጠቅለን ለመያዝ እንችላለን፣ ፔስታል ውስጥ አድገን መውሰድ እንችላለን እዚህ በዚህ መልኩ ለማንቀሳቀስም ቀላል ይሆናል ማለት ነው ክብሬት ብቻ ነው የምፈልገው እሷን ጠቅ አድርጎ መለኮስ ብቻ ነው ንፋስ ለሌለበት አካባቢ ከሆነ በደንብ መስራት ስለምችል ድብዘዝ ያለውን ብርሃን እርካታ ስለምሰጥ በዚህ ምክንያት ሻማ ማብራት በጣም እወዳለሁ መጠቀምም በጣም እወዳለሁ የሚያስደስተኝ ነገር ነው ማለት ነው ለኔ።

የቅጥር ሂደት እንዴት ነው? ቅጥር አስጠሊታ ነገር ነው እኔ አልወደውም። ተቀጥሬም ለመስራት ይሄ ብዙ የሚያስደስተኝ አይነት ነገር አይደለም። ስለዚህ ደስ አይለኝም እኔ ተቀጥሮ መስራትን የምደግፍ አይነት ሰው አይደለም። ብዙን ጊዜ ሰዎች ረጅም አመት ለፍተው ብዙ ነገር ደክመው ኖረው ነገር ግን ምን ይፈጠራል? ተቀጥረው ስራ ሲሰሩ ያ ነገር በጣም አስቸጋሪ ይሆንባቸዋል በጣም አስቸጋሪ አስጨናቂ ይሆንባቸዋል ማለት ነው። ስለዚህ ተቀጥሮ መስራት አንደኛ እስረኛ ያደርጋል። ለዛ ነገር እስረኛ ያደርጋል ሁለተኛ ደግሞ ገቢዋን አህል አይደለም ጥሩ ገቢ አይደለም የሚያስገኘው ያ ተቀጥሮ መስራት ማለት ነው። ሁለተኛ ከብዙ ሰው ጋር ያነካካል ከአለቃሽ ጋር ያነካካል መስሪያ ቤት አብሮ ከምትሰሩ ሰዎች ጋር ያነካካል በስራው መበሳጨት አለ። ተቀጥሮ ስለሆነ እየሰራ ያለው ያ ነገሩ ደግሞ እንደ መጥፎ ባህርይ ታይቶ ከስራው እንዲባረር ሊያደርጉ ይችላሉ ማለት ነው። በዚህ ተቀጥሮ መስራት እንደኔ ደስ የማይለኝ ዘርፍ ነው። ለምንድነው? ይሄን ያልክበት ሌላው ምክንያት ከተባለ እኔ ከዚህ በፊት ተቀጥሮ የሚያውቁ እና ህይወታችሁ አስደሳች ህይወት የማይመሩ ሌሎች ነገሮችን ለማድረግ ነጻነት የሌላቸው በጣም የሚያማርረው ብዙ ሰዎችን ስለማውቅ ነው። አማራሪ ናቸው በህይወታቸው ያን ነገር ማድረጋቸው ደግሞ ጉዳዩን ይበልጥ አስጨናቂ ያደርገዋል አዎ ያወሳስበዋል ማለት ነው። ስለዚህ ምን አለበት ሌላ ስራ ሰርቼ ቢሆን ወይ ከዚህ ስራ ምን አለ በተገላገልኩ እያሉ ብዙ ሰዎች ሲያወሩ እሰማለሁ ማለት ነው። እንዲህ ማድረጋቸው በዛው በተቀጠሩበት ዘርፍ ደስተኛ ወይም ወደውት እየሰሩ እንዳልሆነ የሚያሳይ ነገር ነው። እና ይሄንን የሚደግፈው አይነት ነገር ሆኖ አላገኘሁትም። ቢጠየቅ ማንም ቢጠየቅ ትወደዋለህ? የቅጥር ስራህ እንዴት ነው መቼ ነው የጀመርከው? ምን ተጽዕኖዎች አሉት? እንዴት ነው? እዛ የምትሰራበት አካባቢ ምን አይነት ድባብ ነው ያለው ከስራ ባልደረቦች ጋር ያለ ቆይታ ምን ያህል ነው? ግንኙነትህ ምን ያህል ነው? ቆንጆ አስደሳች የሚያግባባ እንደሆነ ይሰማሃል ወይስ ሻካራ እንደሆነ ይሰማሃል? ብዝግቦች ይፈጠራሉ ወይ ተብሎ አንድ ሰው ቢጠየቅ ያለምንም ማንገራገር አዎ ነው። የምለው አዎ ለስቅጥር ህይወቴን አልወጣውም ደስ አይለኝም መገላገል እፈልጋለሁ ምናምን ብለው ሲመልሱ ነው የምንሰማቸው ብዙዎቹ ማለት ነው። እንዲህ የሚያደርጉበትን ምክንያት ይሄ ነው። የቅጥር ህይወቱ ያን ያህል ለነሱ አርኪ አስደሳች ስላልሆነ ማለት ነው። የዚህ ብዙዎች እንኳን ያልደገፉትን ይደሙባቸው ብቻ የምሰሩትን የቤተሰባቸውን ህይወት የራሳቸውንም ህይወት ለመለወጥ የሚያታግል እና ገቢው አርኪ ያልሆነ እዳ ውስጥ የሚዘፍቅ ወር በመጣ ቁጥር ለሰዎች ለጭንቀት እንዲዳረጉ የሚያደርግ አይነት ስራ እስካሁን ድረስ ለምን ያንን እደግፋለሁ ብዬ እመርጣለሁ ማለት ነው። ግን ምንድነው? የግድ መስሪያ ቤት አይደለም በሌላ መልኩ ሰው መቅጠር ይቻላል? ነጻነት የሚሰጥ ከሆነ በጣም አሪፍ ነው ነጻነት የሚሰጥ ከሆነ እና ገቢው የተሻለ ከሆነ ማለት ነው። ግን ብዙዎቹ ገቢው የተሻለ አይደለም ነጻነት የላቸውም ሌሎች ስራ መስራት የሚጠበቅባቸውን ጊዜ ይሻማባቸዋል። ብዙ አይነት ሰዎችን ሲያቀርቡ እንሰማለን ብዙ ሰዎች እና ይሄ ጥሩ ነው ብዬ አላስብም። እኔ አንድ ሰው ነጻነት ከሌለው የምሰራውን ስራ የማይወድ ከሆነ ጥሩ ገቢ የማያገኝ ከሆነ እዛ ስራ ላይ ማንም መልፋት አይፈልግም። የታወቀን እና ሀቅ ነው ይሄ ይሄን ያደፈርሳል የቅጥር ስራ ማለት ነው። እንዴ ያውም ደግሞ ቀላል አይደለም። ብዙዎቹ በቀላሉ አይቀጠሩም። የሚጠይቅባቸው ብዙ መስፈርቶች አሉ። ያንን ሲያደርጉ ሰዎች ውስጥ እና ጭንቀት ውስጥ ስለሚገቡ ብዙም መልፋት ስለሚጠይቅ በጣም በጣም በጣም በጣም ብዙ ከለፉ በኋላ ለብዙ ቃለ መጠይቆች ከቀረቡ በኋላ ያን ሁሉ ነገር ካለፉ በኋላ ነው የሚቃጠሩት ያንን ደግሞ ማለፋቸውም ደስታ ቢያስቀኝ ጥሩ ነበር። ነገር ግን ህይወታቸውን በአስጊ በሆነ መልኩ እንዲመሩ ስለማያደርግ ደስ አይልም

የምወደው ሽታ የአበባ ሽታ ነው አበባ በጣም ስለምወድ የብዙን ጊዜ መንገድ ላይም ሲሄድ በየጥጉ ያሉትን የአበባ አበቦችን ካየሁ በጣም እማረካለሁ። እዚህ የነዛን አበባዎች ብዙም ጊዜ ለማሸተት እሞክራለሁ። እንደ አጋጣሚ ሆኖ ሳር ወዳለበት ወይ አበቦች ወዳሉበት አካባቢ ከሄድኩኝ ንጹ እንደሆኑ ከተሰማን ያንን ነገር ምን አደርጋለሁ? ቀጥፌ ባልቀጥፈውም ዝቅ ብዬ ለማሽተት ጥረት አደርጋለሁ እሞክራለሁ ማለት ነው። በደንብ በጣም ስለሚያስደስተኝ ነው። በተለይ ወደ ክፍለ ሀገር ገጠራማ አካባቢ ላይ በየ አካባቢው ሳሮች በብዛት ስላሉ ዛፎችም በጣም በብዛት ስላሉ እነዛ ዛፎች ያብባሉ እና አካባቢው በጣም ያውዳል በጣም ሚገርም ደስ የሚል ሽታ አለው ያንን ለመከተል ጥረት አደርጋለሁ። ብዙን ጊዜ እና በዚህ መልኩ ለማሽተት እሞክራለሁኝ። እነዚህን እንትኖች ተጠቅሜ ማለት ነው። አጋጣሚውን ተጠቅሜ ለማሽተት እሞክራለሁ። እዚህ በጣም ቆንጆ ሽታ ስለሆነ ሚሰማኝ የአበባ ሽታ በጣም ደስ ይለኛል። ለመትከልም ሞክሬ አውቃለሁ ሽታውን ከመውደዴ የተነሳ ማለት ነው። ምን አደረኩኝ? እኔ አበቦች አልነበሩኝም ያላቸው ሰዎች ጋር ሄድኩኝና ጠየኳቸው። አበባ እንዲሰጡኝ ምን ችግኝ ሆነ እንዲሰጡኝ ወይ ደግሞ ግንዱም የሚተከል አይነት አበባ አለ? እና እሱን ጠየኩኝ። ደግነቱ እነሱም ፍቃደኛ ሆነው ሰጡኝ ብዙን ጊዜ ተከታትዬ ነው ያንን ነገር ያደረኩት። እና ያኔ የአበባ ችግኝ ነቅዬ ይዤ መጣው በጣም ረጅም ሩቅ ቦታ ነበረ። ጠቀለልኩና በቅጠል ነገር ጠቀለልኩኝና እንዳይበላሽ ብዬ አመጣሁ ከዛ ተከልኩት ማለት ነው። አደገ። እዛ አካባቢው በጣም ውበትም ስለምሰጥ በጣም ቆንጆ የሆነ ስንከባከበው ነበረ። ቤት ውስጥም ያረኩት ነበር ረጅም ስንከባከብ ቆይቻለሁ እሱን አመጣሁ ተከልኩኝ። አበበ በጣም አሪፍ አበባ አወጣ። ከዛ ያንን ደግሞ ምን አደረኩኝ? ወደ ማሽተት ማለት ነው። ሲያብብ በጣም አሸተትኩት በጣም ደስ የሚል ቆንጆ ስሜት አለው። ያንን ነበር ሳደርግ የነበረው ማለት ነው። እና በጣም ቆንጆና የምወደው አይነት ነገር ስለሆነ እሱን ብዙን ግዜ አካተላለሁ እና ብዙዎች እንደውም እንደዛ ያደርጋሉ። አይደለ ገዝተው ይሰጣሉ ለሌሎች አበቦችን እና ለምሳሌ አንድ ሰው ለፍቅረኛው አበባ ገዝቶ ቢሰጣት መጀመሪያ የምታደርገው ነገር ምንድነው? ወስዳ ማሽተት ነው። መዓዛ ላይ ነው ማለት ነው። ትኩረቱ ደስ የሚል ቆንጆ ሽታ ስላለው ማለት ነው። እና ፍቅራቸውን ጭምር ሰዎች የሚገላለጡበት ነገር ነው። አካባቢውም ደስ ይላል። አንድ አካባቢው አበቦች ብዛት ካሉ የአካባቢው መጥፎ ጠረን አያሰማም ቆንጆ ሽታ ስለሚያሰማው። ሰውም ሆነ እንስሳት የተለያዩ ተባዮች ማንኛውም ነገር ወደዛ የመሳብ አጋጣሚያቸው በጣም ሰፊ ነው የሚሆነው ማለት ነው። ከአበባው ሽታ የተነሳ ማለት ነው የሚወደድ ነው። አበባ አበባ የሚል ነገር በጣም ደስ ሁሉም ላይ ማለት ነው ቤት ውስጥም ቢቀመጥ እኮ ቤቱ በጣም ያውዳል አካባቢውንም በጣም ያውዳል ሰፈሩን እንደዛ ደስ ይላል። ሽታው ቆንጆ ይሆናል ማለት ነው በርግጥ የማልወደውም አለ። የተለያዩ አበባ ሆኖ ራሱ ጥሩ አይነት ሽታ የሌላቸው የሚያቅለሽልሽ አይነት ሽታ ያላቸው አበቦችም አሉ። መርጬ ነው የምወደው በተለይ አሁን የስንጌሬዳ አበባ ሽታ በጣም ደስ ይለኛል አያረካኝም በጣም ነው የምጓጓው። እና ያንን ለማሽተት ብዙ ጥረት አደርጋለሁ። አንዳንዴ እንደው አበባው በእሾህ የታፈነ እንትን የታጠረ ስለሆነ የተሞላ ስለሆነ ከዛ ውስጥ ፈልቅቆ ማውጣት አንዳንዴ በሾህ መወጋትህ ሊጠይቅ ይችላል። እና ያንን ሁሉ ዋጋ የከፈልኩባቸው ጊዜያት ሁሉ አሉ ትዝ ይለኛል። ያንን አበባ ለማግኘት ምን ማድረግ ነው? እሾሁን አልፈህ ነው የምትወስደው ማለት ነው የምትቀጥፈው ያንን አበባ። ምን ያህል ዋጋ እንደሚያስከፍል መረዳት ይቻላል። እና ይሄ በጣም አስደሳች እና ደስ የሚል ቆንጆ ነገር ነው። እና ያገኘሁት በጣም ውድ ነው ብዬ ነው የማስበው። ለኔ በጣም ልዩ ስሜት ስፈጥርብኛል የሚያረካ እርካታ የሚሰጥ ነገር ይሰማኛል። በጣም አድናቂ ነኝ። የአበባ ሽታ እና እንደው ሌሎችም ካሉ ይዘው እንኳን ካየው እባካችሁ ላኔም ስጡኝ ብዬ እጠይቃችዋለው በጣም ከመውደድ የተነሳ ማለት ነው። አበባውን እና ቆንጆ እና ደስ የሚል ነገር ያለው ሽታ ያላቸውን አበቦች እያየሁ ማለፍ ይከብደኛል። እስከ ዛሬም ብዙዎችን ለሽታነት ተጠቅሜያቸዋለሁ

የድርጅት ዝግጅቶችን ትሳተፋለህ? አዎ አንዳንዴ እሳተፋለሁ ሁሉንም ድርጅት ባይሆንም ወይም ደግሞ ሁሉንም አይነት ድርጅት ዝግጅቶችን ባይሆንም ግን የሚደረጉ አብዛኞቹን ዝግጅቶች በደንብ እሳተፋቸዋለሁ አያቸዋለሁ። ይሄንን የማደርግበት ምክንያት ድርጅቱ ያሳለፈውን ህይወት የኋላ ታሪኩን ትክክለኛነቱን ለህዝቡ እየሰጠ ያለውን አገልግሎት ማንኛውንም ጥሩ ነገር ለማግኘት ስለመረዳኝ እንደዛ ብዬ ስለማምን ማለት ነው ይሄን ነገር አደርጋለሁኝ። እንደውም ከዚህ በፊት አንድ ድርጅት ላይ ባደረገው አምስተኛ አመት ምስረታ በዓሉን ሲያከብር ተገኘውና ዝግጅቱን አየሁ ስለ ድርጅቱ ይበልጥ እንዴ ርግጠኛ እንዲሆን አደረገኝ ማለት ነው። ስለ ስራቸው ስለ አላማቸው እስከዛሬ ስላስመዘገቡት ውጤት ሌላውን ምን ያህል እየጠቀሙ እንደሆነ በደንብ እንዲገነዘብ ይረዳኛል ማለት ነው። ለአንዳንድ ድርጅቶች ደግሞ ካፒታላቸውንም ጭምር እዛ ላይ ይጠቅሳሉ ይሄ ደግሞ ለምን ይጠቅማል? ድርጅቱ ምን ያህል እድገት እያደረገ ያለ እንደሆነ ወይም ያንን ድርጅት ቢቀላቀል አተርፋለሁ ወይስ እከስራለሁ? ሌሎቹ የዛ ድርጅት እንዲገቡ ሲመክር ጥሩ ምላሽ አገኛለሁ። በራስ መተማመን ከፍ ይላል እኔም ብለው የሄዱ ሰዎች በኋላ ቅር ይሰኛሉ የመሳሰሉ ነገሮችን ይበልጥ በደንብ አጣራለሁና ያንን እርግጠኛ እንዲሆን ስለመረዳኝ ማለት ነው። እንደዚህ አይነት ዝግጅቶችን የድርጅቶችን ዝግጅቶች እከታተላለሁ አንዳንዱ ደግሞ ቀጥታ እኛን የምጠቅም ዝግጅት ሊያደርጉ ይችላሉ ስጦታዎች ላዘጋጁ ይችላሉ ለብዙዎች ደግሞ የስራ እድልም ሊከፍት ይችላል። በአንድ ዝግጅት ላይ ተገኝቶ ብቻ አንድ ሰው መላው ህይወቱ የሚቀየርበት እድል ሊፈጠርለት ይችላል። ያንን ነገር እዛ የሚያየውን ነገር ለመተገብር ጥረት ስለሚያደርግ ህጋዊነቱን ማረጋገጥ ስለሚያስፈልገው ራሱንም ሌሎችንም ከጉዳት እንዲጠብቅ ስለምረዱት የድርጅት ዝግጅቶች ላይ በደንብ መሳተፉ እጅግ ቆንጆና ትክክል ነው ብዬ ነው የማምነው እኔ እንደዛም በማድረጌ ተጠቅሜያለሁ ብዬ አስባለሁ። ስለዚህ ብዙዎች ብትሳተፉ እመክራለሁ አበረታታለሁ ማለት ነው። ደስ ይላል አንዳንዴ የሰሩትን ስራ ሲያወሩ ከየት ተነስተው እዛ እንደደረሱ በትክክል ሲናገሩ ለብዙዎች ቆንጆ እንትን ይፈጥራል ማለት ነው እድል ይፈጥራል ማለት ነው። እዚህ ያንን ማድረጋችን በጣም ቆንጆ እና ትክክል ነው ብዬ አስባለሁኝ ማለት ነው። ብዙዎችም ይሄን በማድረጋቸው እንደ ቅድም እንዳልኩት ህይወታቸው ተቀጥሯልና ተቀይሯልና እኔም ይሄ እድል እንዲያመልጠኝ አልፈልግም ቆንጆ እንዲሆን ነው እንዲሆን የምፈልገው ነገሮች በደንብ እንዲስተካከሉ ነው የምፈልገው ማለት ነው። ያን ደግሞ ያበራል ሌላው ደግሞ ድርጅቱ ራሱ ራሱን ለሌሎች ወይም ለነዋሪው ለሀገሩ ህዝብ ለአካባቢው ራሱን የሚያስተዋውቀበትም አጋጣሚ ስለሆነ አካባቢዬን እንዲያውቅ ይረዳኛል ማለት ነው። በአካባቢዬ በዙሪያዬ ምን አይነት ድርጅቶች አሉ ምን ስራ ይሰራሉ እኔን ያ ስራ የምነካኝ እንዴት ነው? አካባቢውን ወይም ማህበረሰቡን እየጠቀመ ያለውስ እንዴት ነው? የሚሉትን የመሳሰሉ ነገሮችን ይበልጥ ድርጊት እርግጠኛ እንዲሆን ስለሚረዳኝ ያንን ሁሌም ለማድረግ ጥረት አደርጋለሁ እሞክራለሁ ማለት ነው። እናም እንደምሳካልኝ ደግሞ ምንም ጥርጥር የለውም ያንን ነገር ካየሁ በኋላ የምወስዳቸው እርምጃዎች ሰዎች ሌሎችም እንድቀላቀሉ ወይ እንዳይቀላቀሉ ከጉዳት ራሳቸውን እንድጠብቁ ሊረዳ ስለምችል ማየቱ በጣም ቆንጆ ነው። ብዬ አስባለሁ ማህበራዊ ነገር ኑሮውን የሚያበረታቱ ተባብሮ መስራትን የሚደግፉ ስራ አጦችን አካል ጉዳት ያለባቸውን ሰዎች ልዩ እንክብካቤና እርዳታ የሚያስፈልጋቸውን ሰዎች የሚንከባከቡ በጣም ብዙ ድርጅቶች አሉ እነሱ ጋር መቀላቀል ያተርፋል። ህሊናችንም ጭምር እርካታ ያለው ስራ እንድንሰራ ሊያደርገን ስለምችል ማለት ነው። ልክ እንደዛው ደግሞ ጥሩ ስም ያላቸው መስለው ህብረተሰቡን በተለያዩ ድለላዎች ያሳምኑና ከጊዜ በኋላ የሚጠፉ ድርጅቶች አሉ። እነዛን ድርጅቶች ቀድመን ማወቃችን ራሳችንን ጭምር እንድንረዳ ሌሎችንም ጭምር እንዳይጎዱ እንዳይበሉ ማድረግ እንድንችል ስለመረዳ እንደዚህ አይነት ዝግጅቶች ላይ መገኘትን እነሱን ይበልጥ ለማወቅ ይረዳል ብዬ አስባለሁ። ሌሎችንም መረጃዎች ለመሰብሰቢያ ይረዳል ማለት ነው። እዛም ደግሞ በትዉውቅ ከሌሎች ሰዎች ጋር ብዙ ጥሩ ነገሮችን ማሳለፍ ይቻል ወዳጅነትን ማሳለፍ ይቻላል ብዬ ስለማምን። ሳታፍ